እሺ አመሰግናለሁ። ጨው በጣም ትወዳለህ አይ ሚን ብዙ ትወዳለህ ወይ የሚል ጥያቄ ነው? እና ጨው ያው ጥሩ ነው ለውጥ ማጣፍጫ ምናምን እንጠቀምበታለን። ሲበዛ ግን በጣም ያው ለጤናም ጥሩ አይደለም። ነገር ግን ደግሞ ጨው ባለማግኘታችን ከጨው የምናገኘው ማዕድን አለ እንደ አዮዲን የመሰለ ማዕድን እና ጨው ሲያንስን ምናልባት እነሱን የሱን የጨው በጨው ማነስ ምክንያት ሊከሰቱ የሚችሉ በአዮዲን እጥረት ሊመጡ የሚችሉ በሽታዎች ወይም ደግሞ የተለያዩ እንትኖች ሊያስከትል ይችላልና። እንግዲህ ጨውን በአግባቡ ከወጥም ሆነ ያው እኛ ብዙ ጊዜ የምንጠቀመው አሁን ኩክ ከምናደርገው ወይም ከምናበስለው ማዕድ ውስጥ ነው የምናስገባው እና እሱን ጨው በአግባቡ ወይም ደግሞ በመጠኑ መጠቀም አለብኝ ብዬ አስባለሁኝ ምክንያቱም እንደዛ ካልሆነ ጥሩ ላይመጣ ይችላል። ለጤናችን የአዮዲን እጥረት ደግሞ ለምሳሌ እንደ ጉዌተር ወይም ደግሞ እንቅርት የመሳሰሉ የምንላቸው ነገሮች ሊያስከትል ይችላል። እና እንደነሱ አይነት ነገሮች እንዳይከሰቱብን የግድ ጨው ያላነሰው ምግብ ወይም ደግሞ ሌሎችን ነገሮች መመገብ መቻል አለብን ጨው ሊተኩ የሚችሉ ለምሳሌ ጨዋማ የሆኑ ምግቦች ይኖራሉ እና እነሱን አይተን መመገብ መቻል አለብን። ሌላ ደግሞ ምንድነው? ለምሳሌ ጨው ስንመገብ የደም ግፊታችን ሊጨምር ይችላል ወይም ደግሞ የስኳር መጠናችን ሊጎዳ ይችላል እና ያው ለብለድ ፕሬዠር ወይም ደግሞ የደም ግፊት ያለበት ሰው ጨው እንዲመገብ በብዛት አይመከርም። ስለዚህ ጨውን የግድ ሰንሰን መጠቀም አለብን እና እንደዛ እንትን መሆን አለበት እኛም በተመጣጣነ መልኩ መሆን አለበት መጠኑን ያላለፈ ቢሆን የተመረጠ ነው። እንደገና ደግሞ ሙሉ በሙሉ ያው ጨው የምንከለከልበት ጊዜ ይደርሳል በጤና እክል ምክንያት እና የዛን ሰዓት ደግሞ ያው እንግዲህ ጨው ወደድንም አልወደድንም ጠላንም አልጠላንም እንትን ማድረግ አለብን ማቆም አለብን። ያው ተከልክለናል ስለዚህ እድሜያ ለጤናችን ያው ጨው ብዙ ጊዜ እንዳልኩት ለጤና በርግጥ አስፈላጊ ነው አዮዲን ያለው ጨው ለጤና አስፈላጊ ነው። የሚከለክላቸው የጤና እክሎች አሉ እሱ ሊከላከላቸው የሚችሉ ወይም ደግሞ በጨው በእሱ በአዮዲን እንጥረት ሊመጣ የሚችል በሽታ አለና እሱ ይከለከልልናል። ነገር ግን ጤናችን ደግሞ ሌላኛውን ለምሳሌ ኩላሊት እንደ ኩላሊት እንደ ደም ግፊት ወይም ደግሞ ስኳር የመሳሰሉ መገቡ እንትኖች በሽታዎች ሲኖሩብን በጤና ወይም ደግሞ በ በ ዶክተር አማካኝነት የምንከለከላቸው ወይም ደግሞ እንዳንበላ ችግር ሊያደርሱብን ይችላሉ ተብሎ ከሚጠቀሱ ዋንኛው ነገር አንዱ ጨው ነው። ስለዚህ ጨውን እንትን ማለት አለብን ማለት ነው። በአግባቡ መጠቀም መቻል አለብን በአግባቡ ካልተጠቀምን በተለያዩ በሽታዎች ያጋልጠናል ከእንትን እንትን ብሎ ማነው ከእንትን አልፎ ለምሳሌ ለኪድኒ ወይም ደግሞ ለኩላሊት ፌለር ወይ ኪድኒ ፌለር የምንለው ይሄ ለኩላሊት ህመም ሊያጋልጠን ይችላል። እና በመጠኑ አድርገን እና ደግሞ አዮዲኑ ለምሳሌ ሳይባክን የምንጠቀመው አዮዲን አብሮ አፍልተው ሳይሆን መጠቀም ያለብን ልክ ከወጣ ከላዩ ላይ ነስንሰን የምንጠቀመው የጨው አይነት ወይም ደግሞ አይዲን ያለው የገበታ ጨዋ አይነት መጠቀም አለብን እና እንግዲህ በዋናነት የገበታ ጨዋ ብለን የምንጠራው ሶዲየም ክሎራይድ የሆነን ጨው ነው። እና ሶዲየም ክሎራይዱ ደግሞ ያው ቦንድ ስለሆነ እሱን ደግሞ የክሎሪን እና የሶዴም ቦንድ ነው እሱ ደግሞ እንትን ሊል ይችላል እና ያው ልናጣው እንችላለን እንትኑን ቦንዶቹ ከፈራረሱ ለምሳሌ የሚፈላ ነገር ላይ ካስገባነው በቦንዶቹ ይፈርሳሉ ስለዚህ ያጣል ጥቅሙን አናገኘውም ማለት ነው። ስለዚህ ጨው አዎ በጣም ነው የምወደው ግን ለማጣፈጫ ሳይሆን ጤናዬ እንዳይጎዳ አድርጌ እጠቀማለሁ ጨው እወዳለሁ ነው። የመጨረሻ መልሴ ሊሆን የሚችለው

እሺ አመሰግናለሁ ዛሬ የመጀመሪያ ምግብ ምን ነበር ነው የሚለው? እና ዛሬ እንግዲህ ይሄ ጠዋት ነው ቁርስ የበላሁት። ስለዚህ ጠዋት ደግሞ ያው ሰሞኑን በዓልም ጋር ተያይዞ የነበረ። ስጋ ነበርና ያው ስጋ ነበረ የመጀመሪያ ምግቤ ዛሬ ጀመርኩት በስጋ ነው ጠዋት ቁርስ የበላሁት ስጋ ነው።

እሺ ደሞዝ በየትኛው ቀን ታገኛለህ? ነው። እና ያው ደሞዝ ብዙ ጊዜ በሀገራችን የሚከፈለው ከ በወር መጨረሻ ከሃያ አራት እስከ ሰላሳ ባሉት ቀናት ነው። እንግዲህ ዘገየ ሲባል በሰላሳ በአንድ በሁለት ወር በገባ ሊከፈል ይችላል። ነገር ግን ብዙ ጊዜ ወሩ ገብቶ በሃያ አራት በኛ የቀን አቆጣጠር ከሃያ አራት እስከ ሃያ ስምንት ባለው ይከፈላል።

እሺ ሻማ ማብራት ትወዳለህ ወይ? ነው የሚለውና ሻማ እንግዲህ ለብዙ አላማ እናበራለን እኛና እኔ ለምሳሌ በበዓላት ቀናት ሻማ ማብራት እወዳለሁ፤። በዓላት ሲባል ማርያም ባለ እግዚአብሔር ገብርኤል ሚኬየል ምናምን ሲሆኑ በዓላት ቀና ሲሆኑ ማብራት እወዳለሁ። እንደገና ደግሞ መብራት ሲጠፋም ያው ሻማ አበራለሁኝ፤

ጥላ ወይስ ፀሀይ ትመርጣለህ? ነው የሚለውና እንግዲህ ጊዜው ይወስነዋል ለምሳሌ ክረምት ሲሆን ብዙ ጊዜ ያው ፀሀይ ነው የሚፈለገው። እና ግን አሁን በጋ ሰዓት ወይም ደግሞ ፀሀይ በሚሆንበት ሰዓት ጥላ እንመርጣለን። እና እኔ ብዙ ጊዜ ጥላ የሚመችኝ ጥላ እመርጣለሁ

የቤት ጣሪያ እንግዲህ ከእንጨትና ከቆርቆሮ የተሰራ ነው። የኔ ያው ብዙ ጊዜ እዚህ ሀገር ታች ብልኬት ይሆንና ከላይ በእንጨት እና በቆርቆሮ ነው የሚሰሩት። እና የኔም ደግሞ ያው እንደተለመደው ከእንጨት እና ከቆርቆሮ የተሰራ ነው የቤቴ ጣሪያ

ቀልድ መናገር ትወዳለህ እንደ ቦታው ይወሰናል ለምሳሌ ቀልድ መናገር ወይም ደግሞ ቀልድ ብናገር ደስ የማይለኝ ቦታ ሊኖር ይችላል እና ብዙ ጊዜ ቀልድ ከሚቀልድ ሰው ዋዘኛ ፈዛዘኛ ነው የሚባል እና እኔ ደግሞ ያው ቀልድ በምናገርበት ጊዜ ልናገር እችላለሁ። ነገር ግን ብዙ ጊዜ ያው ቀልድ አልናገርም

ያ አይስክሬም ያው ብዙ ፍሌቨር አለው ብዙ ጣዕም ያለው አይስክሬም አለና አይስክሬም እወዳለሁኝ። አይስክሬም ለምሳሌ ስትሮበሪ አይስክሬም በጣም ይመቸኛል ቸኮሌት የሆነ አይስክሬም ይመቸናል። ስለዚህ አይስክሬም ትወዳለህ ለሚለው? ፀሀይ በሆነ ጊዜ ሙቀት በሆነ ጊዜ አይስክሬን መጠቀም ደስ ይለኛል። መዝናኛ ቤት ስሄድ አይስክሬም መጠቀም ደስ ይለኛል እወዳለሁ። በጣም ደስ ብሎ የምመገበው ምግብ ነው

ዜና በመስመር ላይ ታነባለህ ወይም በቀጥታ ታነባለህ? የሚል ይዘት ሀሳብ ነው ያለው። እና ዜና አዎ ብዙ ጊዜ እንደውም እኔ ቴሌቪዥን ምናምን አላይም ቀጥታ ገብቼ ነው የማየው ዜናን እመለከታለሁ። ዌብሳይታቸው ጋር ወይም ደግሞ የተለያዩ ቀጥታ የሚያስተላልፉ አፖች ይኖራሉ እሱ ጋር ነው የምጠቀመው። እና አዎ አያለሁ። ማንበብ እወዳለሁ።

በጎ አድራጎት ሰርተህ ታውቃለህ ወይ? ይሄ ነው የሚለውና በጎ አድራጎት አውሰራለሁ እኔ ሰርቼም አውቃለሁ። እንግዲህ በጎ አድራጎት ሲባል ያው በጎ ማድረግ ለተራቡት ለተጠሙት ማብላት ማጠጣት ስለሆነ የአእምሮ እርካታ የሚያስገኝ ስራ ነውና። ያው ጊዜህን ሀብትህን ንብረትህን የምትሰጥበት እንትን ነው ሁኔታ ነው ያለውና እና እሱን ማድረግ ያው ደስ ይላል ምንም በላይ አእምሮ እርካታ ስለሚሰጥ ደስ ይለኛል። እና አደርጋለሁ

የጨረቃ ብርሃን ትወዳለህ? ነው የሚለውና ያው እንግዲህ ጨረቃና ፀሀይ ያው ብርሃን የሚሰጡ ሁለት ከዋክብቶች አሉ ናቸው፤። ሰማይ ላይ እና ብዙ ጊዜ እኛ ጠራር ሰማይ የምንለው ግን ያው ጨረቃ በማታ ስለምትወጣ፤። በማታ ደግሞ ነገሮች ሁሉ ጸጥ ብለው እሷን ብቻ የምታደምጥበት ወይ የምታይበት ጊዜ ስለሚፈጠር። እና ጨረቃ ብርሃን በጣም ነው የሚያስደስተኝ በጣም ስትወጣ ማየት፤። ደስ ይለኛል መመሰጥ በሷም ደስ ይለኛል፤።

የትኛውን የቀኑን ሰዓት ትወዳለህ ነው? የሚለውና ብዙ ጊዜ ያው እኔ የትኛውን ቀን ሰዓት ምወዶው ወደ አስራ አንድ ሰዓት አካባቢ ሲሆን ነው ወደ ምሽት አስራ አንድ ሰዓት አካባቢ ሲሆን ያው ብዙ ልጆችም ቤተሰብም ተሰባስበን ያው ቡና ምንጠጣበት ሰዓት ስለሆነ እሱ ቀን ከተባለ ያው እንግዲህ እሱ ይመቸኛል። ካልሆነ ደግሞ ያው ምሳ ሰዓት የሚባለው ሰዓት ያው ይሻላል ይመስለኛል ብዬ አስባለሁና እኔም ምመርጠው ስለንሳት አካሄድ ነው

ምግብ ለሌሎች መካፈል ትወዳለህ ነው የሚለውና? አዎ ያው ቅድም በጎ አድራጎት ሲደረግ ምንድነው ያለን? ነው የምትሰጠው እና ያለን ስትሰጥ ደግሞ አንዱን ምግብ ነው ምግብ ትሰጣለህ። ከዛ ውጪ ደግሞ ከምግብ ውጪ ደግሞ ያው እንግዲህ ሌላ ነገር አብረህ ትሰጣለህ። እና ዋናው ከምግብ የሚጀምረው ከሚበላ ከሚጠጣ ነገር እና አዎ ለሌሎች መካፈል በጣም እወዳለሁ። ደስ ብሎኝ ነው የማካፍላቸው እና አዎ የሚል ምላሽ ነው ያለኝ

ፎቶ ማንሳትም ሆነ መነሳት ደስ የሚል ነገር ነው ያለው የራስክን ቪው። ሰልፊም እንዲሁ ቀጥታም እነሳለሁም አነሳለሁም እና ያው ያው ማንሳትም ሆነ መነሳት በጣም ደስ ብሎኝ የምሰራው ስራ ነው። እና ያው መነሳትም ማንሳትም እወዳለሁ። አነሳለሁም ተነስቼም አውቃለሁ እና ደስ ይለኛል አዎ

ቤትህ ምን ያህል ጊዜ ታጸዳለህ ነው የሚለው? እና ያው ቤት ውስጥ ቁጭ ስትል ንጹህ ነው ካልታየ በጣም ይደብራል ያስጠላል። እና ብዙ ጊዜ ስለዚህ ቤት ለ ያው አጸዳለሁ ሁሌም። ጠዋት እና ማታ ስለዚህ በቀን ሁለት ጊዜ አጸዳለሁ ማለት ነውና ይሄ ደግሞ ንጽህናን ጠብቆ ለመኖር ጥሩ ነገር ነውና ሁለት ጊዜ አጸዳለሁኝ

ኧ የወተት ተዋጽኦ አዎ በጣም ነው እምወደው እህ ለምሳሌ አይብ እወዳለሁኝ እ እንደገና ቅቤ እወዳለሁ። ዮገርት እርጉም እወዳለሁኝ እና እኔ ይሄ ነው የምጠላው የምለው የወተት ተዋጽኦ የለም እና ሁሉም ነገር እ ምቹ ነው ለኔ በጣም ደስ ይለኛል። የምዋደው ነገር ስለሆነ ደስ ብሎኝ ኧ ጣፍጦኝ ነው እምመገባቸው እና። የወተት ተዋጽኦ በጣም ነው እምወደው

እሺ ቅድም ያለው ነገር ነው እንግዲህ ሌሎችም መርዳት ትወዳለህ የሚለውን ከበጎ አድራጎት ጋር የተያያዘ ነውና። በጎ ስታደርግ ያው ሌሎችንም አብረህ ነው የምትረዳውና መርዳት ማለት እኮ አድራጎት መስራት ማለት ነው። በዋናነትና ስለዚህ እኔ ምንድነው ምላሽ ሊሆን የሚችለው ሌሎችም አርዳታ በጣም ነው? እወዳለሁኝ ሁሌም የማደርገው ተግባር ነውና እንደሱ ነው የምሰራው

ኮፊያ ማድረግ አልወድም በእውነቱ ምንም እኔ በጣም እንትን የሚለኝ ኮፍያ ማድረግ አልወድም። ኮፍያ መቼም ቢሆን አድርጌም አላውቅም ከአሁን በኋላም ማደርግ አይመስለኝም። ያው አስገዳጅ ሁኔታ ካልተፈጠረብኝ በቀር እንደው እግዚአብሔር የመስገን እስካሁን አድርጌም አላውቅም። ወደፊቱም በፍቃደኝነት የማደርገው ነገር አይደለምና አላደርግም አልወድም

አዎ ሳህኖችን ማጠብ ትወዳለህ ወይም መታጠብ ትወዳለህ? ነው የሚለው ማጠብ ትወዳለህ በሚለው ልውሰደውና ትንሽ ትራንስሌት ሲደረግ ወይም ሲተረጎም ትንሽ ፊደል ግድፈት አሉና እሱን እያስተካከልኩ ነው የምናገረው እና እንግዲህ ሳኖችን ማጠብ ትወዳለህ ነው የሚለው አዎ በጣም ነው የምወደው በንጽህና መመገብ እወዳለሁ። ስለዚህ ሳህኖችን አጥቤ ነው የምጠቀመው። ምን ጊዜም ቢሆን ስለዚህ ሁሉም ንጽህናዎቻቸውን በጠበቁ ሳኖች ነው መመገብ የምፈልግ ስለዚህ አጸዳለሁ እወዳለሁኝ።

እኔ ብዙ ጊዜ ከደንበኛ ጋር የሚያገናኘኝ ስራ አይደለሁም የምሰራውና ስለዚህ የማየውም እኔ የማገኘው የደንበኛ አካል የለም። ስለዚህ ይኸው ብዙ ጊዜ ብቻዬን ነው የምውለው። ያው ከስራዬ ጋር ነው የሚያገናኘኝ ስለዚህ ስራዬ ጋር ደግሞ ብዙ ደንበኛ የለም። እና እንደዛ ነው ያው ደንበኛ ጋር ብዙም አልገናኝም

አመራር ሚና አለህ ወይ የሚለው በአሁኑ ደረጃ ላይ? አመራር ሚና የለኝም ከአሁን በፊት በርግጥ ነበረኝ። ነገር ግን ያንን ደረጃ ልቅቄዋለው እና አያስፈልገኝም ለእኔ ብዬ ስለዚህ። አሁን ላይ ፍሪ ስለሆንኩኝ አመራር። ሚና የለኝም እና ያው። እንዲሁ በሙያተኝነት ነው ያለሁት እና እንደዚያ ነው።